ስለ ቤተሰብ ንገሪኝ? ስትለኝ ደግሞ ጥያቄው ደስ ይላል። ስለ ቤተሰብ ማውራት ስፈልግ ቤተሰብ በጣም በጥሩ ሁኔታ ነው ቤተሰቦቼን ማስተዳድረው አብሬ ከልጆቼ ከባለቤቴ ጋር ጊዜ የምናሳልፈው። እና ደስ በሚል ሁኔታ ነው የምናሳልፈው። ይሄን ይመስላል የቤተሰብ ጊዜያችንም እናሳልፈው ደስ በሚል ቀን ነው።

የስራ ቦታ እንኳን የለኝም ያው ቤት ነው ብዙ ጊዜ የማሳልፈው ከልጆች ጋር። እና ቤት በማሳልፈው ጊዜ ደግሞ ደስ በሚል ቀን ነው የማሳልፈው ከልጆቼ ጋር። እነሱን በማንከባከብ በመልበስ በማጠብ እንደዚህ በመመገብ ነው ጊዜን የማሳልፈው። እና የስራ ቦታዬ ለኔ ያው ይሄ ነው ማለት ነው።

የቤት እንስሳ ያው ድመት ነበረችን። ድመት። ከቤት እንስሶች አንዱ ናትና ያው እንደዚህ አይጥም እንደዚህ ትይዝልናለች እንደዚህ ደስ የሚል እንትን አለው። እና ድመት ነበረችኝ። አሁን እንኳን የለኝም። ግን በነበርኩበት አካባቢ ላይ በነበርኩበት ጊዜ ድመት ነበረች።